ከበዓል እንግዲህ አስበልጬ የገናን በዓል እወስደ እወደዋለሁ። የትኛውም በዓል ትወዳለህ የሚለው? ገናም በጣም እወደዋለሁ ገና በጣም ትልቅ በዓልም ነው ብዬ አስባለሁ። ምክንያቱም የጌታችን እና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ነው። እና ኧ ልደቱን ማክበር ማሰብ ያ በጣም ትልቅ ነገር ነው ብዬ አስባለሁ። እና ከዛ ነገር ጋር ተያይዞ ገናን በጣም እወደዋለሁ በጣም ብዙ ሌሎች እምወዳቸውም በዓላት አሉ። ለምሳሌ ኧ የፋሲካን በዓል ሊሆን ይችላል። ጥምቀት ምክንያቱም ከሰው ጋር ፌስቲቫል አይነት ባህሪ አለው። ከሰዎች ጋር ወጥቶ የማክበር በኢትዮጵያ ደግሞ ይሄ ነገር በጣም የተለየ ነው። እና ከዛ ነገር ጋር ተያይዞም በዓላት የማክበር ልምድ አለ ስለዚህ እነዚህ ነገሮች በጣም እወዳችኋለሁ። ሶ በዋነኝነት የገና በዓልም ብወድም ሌሎቹንም በዓላት በሚገባ እወዳቸዋለሁ። ከዛ ውጪ ኢትዮጵያ ውስጥ ከሃይማኖታዊ በዓላትም ውጪ ደግሞ ኧ በባህል ወይም ደግሞ በማህበረሰቡ የሚከበሩ ሌሎች በዓሎች አሉ። ለምሳሌ አዲስ አመትን ብንመለክ ብንመለከት ይሄ ኒው ይር እምንለውን አመት የሚቀየርበትን ጊዜ የሚቀየርበትን እሱን ከተመለከትን እሱም እንቁጣጣሽ ይባላል ያንንም እወደዋለሁ ያንንም አከብረዋለሁ። በጣም ደስ እሚልም ቫይብ አለው ሶ ያንንም በሚገባ አከብረዋለሁ ማለት ነው። ስለዚህ ኧ እንደዚህ እንደዚህ አይነት በዓላትን ኧ አከብራለሁ እንደዚህ አይነት በዓላትን ደግሞ በደንብ አስቤ እውላለሁ ማለት ነው። ሶ ያ ደግሞ በጣም በሚገባ ኧ ደስ እሚያሰኘኝ ነው። ከምንም በላይ ስሜት እሚሰጠኝ ነው። እወደዋለሁ ሶ ይሄን ይመስላል ማለት ነው

ቀትር ምን ትመገባለህ? እንግዲህ ቀትር ብዙን ጊዜ ቁርስ ላይ ማለት ነው ያው ቀለል ያለ ነገሮችን ነው መመገብ የሚመከረው ምክንያቱም በባዶ ሆዳችን የምንጀምረው ቀን ስለሆነ ከበድ ያሉ ለሰውነት የሚይዙ ነገሮችን ባንጠቀም ወይም ባንመገብ ይመከራል። ስለዚህ ቀትር ላይ ብዙን ጊዜ የምጠቀመው ቀለል ያሉ ምግቦችን ነው ልክ ሻይ በዳቦ ሊሆን ይችላል ወይም ፍርፍር ወይም እንቁላል እንደዛ አይነት ብዙ ለሰውነት የማይከብዱ ግን ሀይል የሚሰጡን ቀናችን እንድንውል የሚያበረቱን እንደዚህ አይነት ምግቦችን እጠቀማለሁ። እና ቀትር ላይ ብዙን ጊዜ እንደዚህ አይነት ቀለል ያሉ ለሰውነት የማይከብዱ ለኔ የማይከብዱ ምግቦችን እመገባለሁ ማለት ነው

ቀዝቃዛ የአየር ሁኔታ ትወዳለህ? እውነቱን ለመናገር ምናልባት ሙቀት ከሚሆንበት በተሻለ ቀዝቃዛ የአየርንብረት ደስ ይለኛል። ግን በጣም ይሄ እወዳለሁ ነው የሚባል አይደለም ያው የቅዝቃዜው አይነት ይወስነዋል በርግጥ። በጣም ቅዝቃዜ አለው ልክ እንደ በረዶ አይነት ነገር ያለው ከሆነ ብዙም ምመርጠው አይደለም። ግን በተሻለ እንዴት ነው የማይረብሽ አይነት ቅዝቃዜ ከሆነ ከሙቀት በተሻለ ቅዝቃዜ እመርጣለሁ። እኔ እና ቀዝቃዛ የአየር ንብረት እወዳለሁ ግን በጣም የበዛ ቅዝቃዜን ሳይሆን መጠን ያለው። ይሄ እንዴት ነው? በሆነ ሹራብ ወይ ጃኬት አይነት ማለፍ የምንችለው በጣም ሰውነትን የማይጎዳ ለጉንፋን ለተለያዩ በሽታዎች የማያጋልጥ አይነት። ቅዝቃዜን እወዳለሁ ወይም እመርጣለሁ

በብእር ወይስ በእርሳስ ትጽፋለህ? እኔ የምጠቀመው እንግዲህ ብእር ወይም እስኪርቤቶ የምንለውን ነው ያ ደሞ በጣም ጥቅም አለው ብዬ አስባለሁ ምክንያቱም። እርሳስ ሲሆን ብዙ ጊዜ ለመጥፋት እድል አለው በላጲስ በምናምን ይጠፋል እና። ብዙም ጊዜ ለመጻፍም የሚመረጥ አይደለም ምናልባት የተለያዩ ሁኔታዎች ገጥሞን ካልሆነ በስተቀር አብዛኛውን ጊዜ በብእር ቢጻፍ ነው የሚመረጠው። ምናልባት በእርሳስ አብረኛውን ጊዜ የሚሰሩት ነገሮች ወይ ስዕሎች ወወይ የተለያዩ ነገሮች ናቸው። ብእር ስሲሆን ግን ምን ይሆናል? የተለያዩ ጽሁፎችን ከረጅም ጊዜ በኋላም ለማግኘት እኮ ይጠቅመናል አይደል? ለምሳሌ ዛሬ የተጻፈ በብእር የተጻፈ ጽሁፍ ቢኖር የዛሬ አምስት አስር ሃያ አመትም ያንን ጽሁፍ ደግሞ ለማንበብ ደግሞ ለማየት እንደ ሚሞሪም ደግሞ ለማስቀመጥ ጥቅም አለው። በእርሳስ ሲሆን ግን በተለያዩ አጋጣሚዎች ሊጠፋ ሊደበዝዝ ይችላል ስለዚህ እኔ በብእር መጽሐፍን እመርጣለሁ። ያም ደግሞ ጥሩ ነው ብዬ የማስብበት ምክንያት ይሄ ነው። ምክንያቱም በቀላሉ የሚጠፋና ዳሜጅ የሚሆን ነገር ስላልሆነ። በደንብ ጥቅም አለው ብዬ አስባለሁ ስለዚህ በብእር ቢጻፍ የትኛው ነገር ጥቅም አለው ብዬ አስባለሁ

እጅ መጨባበጥ ትወዳለህ አዎ እወዳለሁ ምክንያቱም እጅ መጨባበጥ ማለት ፍቅርን የሚያሳይ ነው ወዳጅነትን የሚያሳይ ነው። ሰዎች በሆነ ነገር ሲግባቡ ነው እጆቹን የሚጨባበጡት እና ለሰላም ነው ብዬ ስለማስብ አዎ እጅ መጨባበጥ እወዳለሁ። ተገቢም ነው ብዬ አስባለሁ ሰዎች እጃቸውን ይጨባበጣሉ ማለት በሆነ ነገር ላይ ተስማምተዋል ወይም ተግባብተዋል ማለት ነው። ስለዚህ እጄን እጨባበጣለሁ ከሰዎች ጋር ፍቅሬንም አሳያለሁ። ያንን ይመስላል እንግዲህ የእጅ መጨባበጥ አላማውም እንግዲህ ይሄ ነው። ሌላ ምንም አላማ የለውም። ሰዎች ተገባብተዋል ሰዎች በአንድ ነገር ላይ ተስማምተዋል ማለት ነው። ስለዚህ በዛ ነገር ላይ የሚስማሙ ከሆነ አንድነታቸውን ወይም መግባባታቸውን ወይም ደግሞ በዛ ነገር መስማማታቸውን የሚያሳዩት በምንድነው እጅ በመጨባበጥ ነው። ስለዚህ የትኛውም ነገር ላይ እንደጨረስን ምን አደርጋለሁ? እጅ እጨባበጣለሁ ወይም ለሰላምታም ሊሆን ይችላል። ሰዎች ሲገናኙ በተለያዩ አጋጣሚዎች ተጨባብጠው ነው የሚጀምሩት። ዝም ብለው በአይን ሰላም ከመባባል ወይ ዝም ብለው ከመቀላቀል ይልቅ በደንብ ተጨባብጠው ይጀምራሉ ማለት ነው። ስለዚህ ያው እጅ መጨባበጥ እወዳለሁ ያም ፍቅርን ያሳያል ብዬ አስባለሁ።

የጨረቃ ብርሃን ትወዳለህ? አዎ የጨረቃ ብርሃንም በጣም ነው የምወደው። ብርሃኗ ራሱ ለሰው ልጅ ጤንነት በጣም ትልቅ ጥቅም አለው ብዬ አስባለሁ ምክንያቱም ከዚያ የምናገኘው ብርሃን በራሱ የሚሰጠን ብዙ ነገር አለ። ብርሃኑ ራሱ ለምሳሌ ምሽት የነበረውን በተወሰነ ሁኔታ እንዲፈካ ራሱ ውበት ነው ከውበትም ባለፈ ደግሞ በተለያየ ሁኔታ ያ ነገር ውበት ሆኖ አካባቢያችን ላይ ዙሪያችን ላይ ያለውን ነገር በደንብ እንድንመለከት እንድናይ ያደርገናል ብዬ አስባለሁ እና ከዚያ ነገር አንፃር በጣም ትልቅ ጥቅም አለው ብዬ አስባለሁ። የጨረቃ ብራሃን ስለዚህ ከዚያ ነገር አንፃር በጣም ነው የምወዳት። ውበትም አላት ደግሞ በጣም ብዙ ሰው የጨረቃ ውበትን ያደንቃል ብርሃኑን ምክንያቱም የምታወጣው ብርሃን ነው ትልቁ ውበቷ ስለዚህ ያንን ነገር በጣም ብዙ ሰው ያደንቃል በዛ ምክንያት ብርሃኗን በጣም እወደዋለሁ። እኔም በራሴ ውበት ነው ለመታየት በጣም ያምራል በጣም ያጓጕል ደስ የሚልም ነገር አለው ስለዚህ በጣም እወዳታለሁ ማለት ነው። የጨረቃ ብርሃንን

ኮፍያ ማድረግ ትወዳለህ? አዎ እወዳለሁ አላዘወትርም ግን እወዳለሁ ያው ለመዘነጥም ሊሆን ይችላል አንዳንዴ ጊዜ ደግሞ ከምንም በላይ። አንዳንድ ነገሮችን ፀሀይን አይነት ነገሮችን ለመከላከል ኮፍያ በጣም ጥቅም አለው ብዬ አስባለሁ። እና አዎ ማድረግ እወዳለሁ በተለይ አንዳንድ ቦታዎች ላይ ወሳኝ ነው ብዬ አስባለሁ። ግን ይሄ የማዘውተር ባህሪ የለኝም ግን በተወሰነ ሁኔታ አደርጋለሁ። ያም ደግሞ ፀሀይን ለማከላከል ለተለያዩ ነገሮች ጥቅም ላይ ይውላል ብዬ አስባለሁ። እና ለዛ ስል አደርገዋለሁ። ስለዚህ እወዳለሁ ማለት ነው። ግን ብዙ ደግሞ አላዘወትርም እንዳልኩት

ኢንተርኔት አለ አዎ ኢንተርኔት አለኝ ያው ኢንተርኔት በተለይ በዚህ ሰዓት ለብዙ ነገሮች ወሳኝ ነው ብዬ አስባለሁ፤ ሰዎች ያለ ኢንተርኔት መኖር ወደማይችሉበት ሁኔታ ላይ እየደረስን ነው ምክንያቱም ብዙ ነገሮች ያሉት ኢንተርኔት ላይ ነው ኢንተርኔት ሲባል ደግሞ ብዙ ነገሮችን፣ ዳታዎችን፣ ኢንፎርሜሽኖችን ብዙ ነገሮችን አክሰስ የምናደርግበት የምናገኝበት ነው፤ ስለዚህ አዎ ኢንተርኔት አለኝ ኢንተርኔትን በደንብ እጠቀማለሁ በተለይ ሶሻል ሚዲያዎችን ቼክ ለማድረግ እነሱ ላይ የሚለቀቁትን ነገሮች ፖስቶች ላይ ለመመልከት ኢንተርኔት በደንብ እጠቀማለ፤ ስለዚህ ኢንተርኔት አለኝ ኢንተርኔትም ደግሞ ለበጎ ወይም ደግሞ ለጥሩ ነገሮች እጠቀምበታለሁ ነው ማለት ነው። አሁን ላይ ብዙ ነገሮች ራሱ ስራዎች ሳይቀር ወደ ኢንተርኔት መጥተዋል ራሱ ሳይለን ሲኦን ጨምሮ ብዙ ነገሮች ወደዚህ ወደ ኢንተርኔቱ አለም እየመጡ ስለሆነ ኢንተርኔት ለብዙ ነገሮች በዚህ ሰዓት ወሳኝ ነው ብዬ አስባለሁ፤ ከዛ ጋር በተገናኘ ኢንተርኔት አስገብቼ እኔ ራሴ እየተጠቀምኩ እገኛለሁ። እንዳልኩት ደግሞ ከሰውም ጋር ያገናኛል ከወዳጅ ጋር ከጓደኛ ጋር በሩቅ ካለም ሰው ጋር ኢንተርኔት ያንን ለማድረግ በጣም ጠቃሚ ነው ብዬ አስባለሁ።

ልብስ ምን ያህል ጊዜ ታጥባለህ? ኧ ልብስ እንግዲህ ያው በየጊዜው አይታጠብም ስለዚህ ምናልባት በሳምንት አንድ ጊዜ ወይም ሁለት ጊዜ ነው ላጥብ እምችለው። ከስራ መልስ ያው ብዙውን ጊዜ ልብስ እሚታጠበው ቅዳሜ ለት ወይም እሁድ ለት ነው የእረፍት ጊዜ ማለት ነው። በዛ ሰዓት ልብሴን አጥባለሁ ስለዚህ በሳምንት ጊዜ ውስጥ አንድ ጊዜ ወይም ሁለት ጊዜ ልብሴን ላጥብ እችላለሁ። ያው ኧ እንደመጠኑ ይለያያል በርግጥ አንዳንድ ጊዜ እሚበዛ አይነት ከሆነ በሳምንት ሁለቴም ላደርገው እችላለሁ። ካልሆነ ግን አብዛኛውን ጊዜ አንድ ጊዜ ነው እሚሆነው። ቅድምም እንትን እንዳልነው ደግሞ ያ በእጅ ስለሚታጠብ ትንሽ አድካሚም ስለሚሆን ኧ ሰብሰብ ብሎ በአንድ ቀን ለመጨረስ ሊያስቸግር ይችላል ስለዚህ አንዳንድ ጊዜ ሁለት ቀን ይሆናል ማለት ነው። ግን እንዳልኩት አብዛኛውን ጊዜ አንድ ቀን ነው እሚሆነው። በሳምንት አንድ ጊዜ አዎ ልብስ ደግሞ በጣም ኧ ንጽህናን መጠበቅ በጣም ተገቢ ነው ብዬ አስባለሁ። ስለዚህ ኧ በሳምንት አንድ ጊዜ አጥባለሁ ማለት ነው

ምን አይነት መሳሪያ ትጠቀማለህ እንግዲህ ጥያቄው ስፔሲፊክ አልሆነም ግን መሳሪያ ሲመስለኝ ያው የጥይት ነው፤። ያው እንግዲህ ብዙ መሳሪያዎች አሉ በተለይ እንደዛ አይነት መሳሪያዎች እና ከዛ ጋር ተገናኝቶ ብዙ መሳሪያዎችን እጠቀማለሁ፤ ኤኬ እጠቀማለሁ። ያ ደግሞ ብዙ ጊዜ ራስን ለመጠበቅ አሪፍ ነው ብዬ አስባለሁ፤። ምክንያቱም በዚህ ሰዓት እንደሚታወቀው በተለያዩ አካባቢዎች በተለያዩ ቤቶች ላይ ስጋት አለ ያንን ስጋት ደግሞ ለማስወገድ የግድ ራስን መጠበቅ አስፈላጊ ነው ብዬ አስባለሁ። እና ከዛ ነገር ጋር ተያይዞ መሳሪያዎችን እጠቀማለሁ፤። ከዛ ውጪ የጽህፈት መሳሪያዎችን ልክ እንደ ስክሪቢቶ እና ሌሎች

የሙዚቃ መሳሪያ መጫወት ትችላለህ? አዎ የሙዚቃ መሳሪያዎችን ብዙ የሙዚቃ መሳሪያዎችን መጫወት እችላለሁ። በተለይ ኢትዮጵያ ውስጥ ያሉ ባህላዊ የሙዚቃ መሳሪያዎችን በደንብ አድርጌ እጮታለሁ። ከዛ ውስጥ ለምሳሌ ከበሮ ማሲንቆ በገና አይነት መሳሪያዎችን እጫወታለሁ። ከዘመናዊ መሳሪያዎች ደግሞ ልክ እንደ ኪቦርድ እና ጊታር አይነት መሳሪያዎችን በደንብ አድርጌ እጫወታለሁ። እነሱንም መጫወት ለኔ በደንብ ስሜት ይሰጠኛል በተለይ ደግሞ ብቻዬን ስሆን ከራስ ጋር የማሳልፈውን ጊዜ በደንብ ያስውቡልኛል ማለት ነው። ስለዚህ በእነዚህ ጊዜዎች ውስጥ በተለይ ብቻዬን ስሆን ወይም ደግሞ ለራሴ ጊዜ መስጠት ስፈልግ ከእነዚህ መሳሪያዎች ጋር አብሬ እቆያለሁ ማለት ነው። ስለዚህ እነዚህ እነዚህ መሳሪያዎችን እጫወታለሁ

በእጅ የሚሰራ ስራ ታደርጋለህ አዎ በእጅ የሚሰራ ስራ አደርጋለሁ ከዛም ውስጥ አንደኛው እንግዲህ የእንጨት ባለሙያ ነኝ ከእንጨት ጋር በተገናኘ በተለያዩ ቅርጾችን በማስያዝ የቤት ውስጥ እቃዎችንም ሆነ ሌሎች ነገሮችን ያው እዛ ሙያ ላይ ያለው ወይም ደግሞ ባለሙያ የምባልም ሰው ባልሆን ግን ለራሴ ቤቴ ውስጥም የሆኑትን ነገሮች እሰራለሁ እነዛን ነገሮች ደግሞ ለራሴ አውላለሁ ሰዎችም ሲፈልጉ በቅርብ ያሉ ሰዎች እነዛን ነገሮች ከቨር አድርገውልኝ ወይም ደግሞ የሚፈልገውን ነገር አሟልተውልኝ ያንን ነገር እኔ እሰራለሁ ማለት ነው፤ በዛውም እነሱም እንዲጠቀሙ አደርጋለሁ ግን ሙያው ላይ የለሁበትም ያው በልምድ በማየት እና በመማር ነው ያ ብዙ ነገሮችን አይቶ የመማር ባህሪ አለኝ እና ከዛ ነገር ጋር በተያያዘ በደንብ ለመማር እሞክራለሁ፤ ራሴን ለማሳደግ እሞክራለሁ፤ በዛ የለመድኩት ሙያ ነው የእንጨት ሙያ ስለዚህ የእንጨት ሙያ አለኝ ከዛ ውስጥ እንግዲህ በእጅ ከማደርጋቸው ስራዎች ውስጥ አንዱ ነው ከዛ ውጪ በእጅ የምሰራው ስራ ያው ዳንቴል እሰራለሁ ዳንቴል እሰራለሁ ቤት ውስጥ እንግዲህ የተለያዩ ጥልፎችን እጠልፍና ለተለያዩ ነገሮች ይሰራሉ ያው ኢትዮጵያ ውስጥ እንዲህ አይነት ነገር የተለመደ ነው። የዚህ የእንጨ፣ ስራዎች የሸክላ ስራ፣ እንደዚህ እንደዚህ አይነት ስራዎች በእጅ የሚሰሩ እደ ጥበባት የምንላቸው ስራዎች አሉ፤ እነሱ እነሱን እሰራለሁ

ምን አይነት ሳሙና ትጠቀማለህ? እንግዲህ ሳሙና ብዙ አይነት አለ። ሰዎች ለሰውነታቸው የሚጠቀሙት ለፊታቸው የሚጠቀሙት። በተመሳሳይ ደግሞ ልብስ ለማጠብ እና ለሌሎች ነገሮች የሚጠቀሟቸው ብዙ አይነት የፈሳሽ እና ሌሎች አይነት ሳሙናዎች አሉ። እኔ የምጠቀመው ሳሙና በዋነኝነት ላይፍ ቦይን ነው እሱ ለገላጥሩ ነው ብዬ አስባለሁ። ከዛ ውጪ እንግዲህ በተለይ ለልብስ አይነት እንትኖች ስካይ የሚባለውን ሳሙና አመርጣለሁ። እሱ ጥሩ ሳሙና ነው ብዬ አስባለሁ። በተለይ ቆሻሻን ከማስለቀቅ ንጽህናን ከመጠበቅ የልብስህን የተለያዩ ነገሮችን ንጽህና ከመጠበቅ እሱ ጥሩ ነው ብዬ አስባለሁ። እና ይበልጡኑ ከፈሳሽ ሳሙናዎች ይልቅ እነዚህ ወጥ የሆኑ ተሰርተው የሚቀርቡ ሳሙናዎችን። እነሱን እመርጣለሁ እንደዛ አይነት ሳሙናዎችን እጠቀማለሁ ማለት ነው። ስለዚህ ያው እንዳልኩት ሳሙና አንድ አይነት ብቻ አይደለም የምንጠቀመው ለአንዱ ጉዳይ አንዱን ከተጠቀምን ለሌላኛው ነገር ደግሞ ሌላኛውን እንጠቀማለን። ያን ይመስላል እንግዲህ እንደዚህ አይነት ሳሙናዎችን ከፍዬ እጠቀማለሁ ማለት ነው

ገንዘብ ትቆጥባለህ? አዎ ገንዘብ እቆጥባለሁ። ያው ገንዘብ እማይቆጠብ እማይቀመጥ ከሆነ ያው እንደሚታወቀው ብዙ ከሚያመጣው ችግር ይኖራል ምክንያቱም ሰዎች ሊኖሩ እሚችሉት በገንዘብ ነው ኧ። እያንዳንዱን ነገር እምንቀጥለው እያንዳንዱን ነገር መግዛት እምንችለው ኧ የሰው ልጅ ኢቭን ቢታመም እንኳን በሽታ ቢገጥመው እንኳን ታክሞ መዳን እሚችለው ገንዘብ ስላለው ነው። ስለዚህ ገንዘብ እቆጥባለሁ ግን በዛ ልክ ቆጣቢ እምባል አስቀማጭ እምባል ሰው አይደለሁም ግን በተወሰነ ደረጃ ካለኝ ላይ አብቃቅቼ ለማስቀመጥ እሞክራለሁ። ኧ ሁልጊዜ እንደዛ አደርጋለሁ ምክንያቱም ነገ ላይ ለማስባቸው ላሳካቸው ለምመኛቸው ነገሮች ያንን ማስቀመጤ ወይም ገንዘብ መቆጠቤ ትልቅ ጥቅም አለው ብዬ ስለማስብ። እንደዛ አረጋለሁ ያው ገንዘብም መቆጠብ ደግሞ በራሱ ኧ በተለይ እንደ ባንክ አይነት ቦታ ላይ ሲሆን ራሱ እሚያስገኘውም ነገር አለ። ወለድ እሚባል ነገር አለ ያ ነገር በደንብ በተቀመጠ ቁጥር በበዛ ቁጥር ራሱ የበለጠ ካለበትም የበለጠ ከፍ እያለ ይመጣል። ሰዎችም በፈለጉ ሰዓት አውጥተው ይጠቀማሉ ለማጥፋትም ቀላል አይሆንም ማለት ነው። ስለዚህ በዛ ሁኔታ በባንኮች ገንዘቤን አስቀምጣለሁ

ጥፍህን ትቆርጣለህ? አዎ ጥፍሬን እቆርጣለሁ ጥፍርን መቁረጥ ንጽህናን ከምንጠብቅባቸው አንዱ መንገዶች መካከል አንዱ ዋነኛው ነው ብዬ አስባለሁ ምክንያቱም ከንጽህና ጋር በጣም የሚገናኝ ነገር አለው ብዙውን ጊዜ። በተለይ የጉልበት ስራዎችን ወይ ደግሞ የሚያነካኩ የሆነ ነገሮችን እንድናነሳ እንድንነካካ የሚያደርጉ ስራዎች ካሉ። ጥፍራችንን መቆረጥ እና ንጽህናውን መጠበቅ በጣም አስፈላጊ ነው። ካልሆነ የተለያዩ ነገሮች ወደ ውስጥ እየገቡ ያ ነገር እኛን እንዲረብሸን በደንብ ደግሞ እንዳሰብነው እንዳንጠቀምበት ሊያደርገን ይችላል። ስለዚህ ከዛ ነገር ጋር ተያይዞ በደንብ ጥፍሬን እቆረጣለሁ ንጽህናውንም እጠብቃለሁ ማለት ነው።

የትኛውን የቀኑን ሰዓት ትወዳለህ? እንግዲህ በቀኑ ውስጥ ካሉት ሰአቶች አስበልጬ የምወደው የምሽቱን ሰዓት ነው። ምሽት አካባቢ ያለውን ሰዓት በጣም ነው የምወደው ምክንያቱም ራስን ለማዳመጥ ከወዳጆች ከጓደኞች ጋር ወክ ለማድረግ ያ በጣም ጠቃሚ ነው ብዬ አስባለሁ። እና ከቀን ውስጥ የዚህ የምሽቱን ጊዜ በጣም እወደዋለሁ ምሽት ላይ የማሳልፈውን ጊዜ በጣም ደስ ያሰኘኛል። ምክንያቱም እንዳልኩት የራሱ የአየሩ ሁኔታ ራሱ ቀዝቀዝ ያለመሆኑ ሲቀጥል ደግሞ ከምንም በላይ ሰዓቱ ራሱ መሸት ማለቱ በደንብ የሚሰጠው ነጻነት በደንብ የሚሰጠው እረፍት አለ ብዬ አስባለሁ። ከስራ ማረፊያ ሰዓት ስለሆነ ያ በጣም አሪፍ ነው ብዬ አስባለሁ። ስለዚህ የምሽቱን ሰዓት በተለይ ከአሥራ አንድ ሰዓት ጀምሮ እስከ ሁለት ሰዓት አካባቢ ያለውን ሰዓት አስበልጬ እወደዋለሁ

ምን አይነት ጫማ ትወዳለህ? እንግዲህ ከጫማ ብዙ አይነት ጫማዎች አሉ ከነዛ ውስጥ ግን ይበልጥ የምወደው ከፍ ያሉ አይነት ጫማዎች ልክ እንደ ኤርፎርስ አይነት ጫማዎች በጣም ደስ ይሉኛል። ከዛ ውጪ ያው ጫማ ብዙን ጊዜ የሚወሰነው እንግዲህ ከአለባበስም ጋር ነው ብዬ አስባለሁ። ለምሳሌ አንድ ሰው ሱፍ ሲለብስ የሚሄድበት ጫማ አለ ወይ ቱታ ሲለብስ የሚሄድ የሚሄድ ጫማ አለ። በተመሳሳይ ደግሞ ጂንሶችን ሲለብስ የሚሄድ ጫማ የጫማ አይነት አለ ብዬ አስባለሁ። እና ከዛ ጋር ተያይዞ እንግዲህ ይሄድብኛል ብዬ የማስበውን ነገር ነው ለማድረግ የምሞክረው ሶ ግን በመውደድ ደረጃ። አሁን እንዳልኩት የዚህ የስኒከር አይነት የቶርሽን ጫማዎች እና ኤርፎርሶች በጣም ይመቹኛል እነዛን እወዳችኋለሁ እነዛን ምርጫ አደርጋለሁ ማለት ነው። ከጫማ

በየትኛው እጅ ትጽፋለህ? እኔ የምጽፈው እንግዲህ በእግራ እጄ ነው ከልጅነት ጀምሮ ስጽፍበት ያደግኩት በግራ እጄ ነው። አብዛኛው ሰው በርግጥ የሚጽፈው በቀኝ እጁ ነው ግን እኔ የምጽፈው በግራ እጄ ነው። በግራ እጅ መጽሐፍ ብዙ ጥቅም እና ብዙ ተፈላጊነትም አለው ብዬ አስባለሁ በተለይ ባደጉት ሀገራት ላይ። በግራ እጅ የሚጽፉ ሰዎች ይበልጥ ድሎች የስራ እድሎች ሊሆን ይችላል ወይም ሌሎች ነገሮች ላይ ጥሩ ናቸው ተብሎ ይታሰባል። በተመሳሳይ አእምሮአቸውም ጂኒየስ ነው ተብሎ ይታሰባል። በግራ የሚጽፉ ሰዎች ራሱ ተፈጥሯቸው ከወልት ጀምሮ ያላቸው ነገር የተለየ እንደሆነ ይታሰባል። ሶ ከዛ ነገር አንፃር እንግዲህ በጣም ጥሩ ነው ብዬ አስባለሁ በግራ መጻፍ እኔም እንግዲህ በግራ እጄ ነው የምጽፈው ማለት ነው።

ቤትህን እንዴት ታስውባለህ? እንግዲህ ቤቴን በብዙ መንገድ አስውባለሁ። የመጀመሪያው ነገር እንግዲህ ንጽህናው መጠበቅ ነው ብዬ አስባለሁ ቤቴን በመጥረግ በመወልወል በዛ መንገድ ቤቴን አስውባለሁ። ሲቀጥል ደግሞ እቃዎችን በማሟላት ነው ያው አንድ ቤት እንግዲህ ሲኖር ባዶ መሆን የለበትም የተለያዩ እቃዎችን ማሟላት ተገቢ ነው ብዬ አስባለሁ። ከዛም ውስጥ እንግዲህ ልክ እንደ ሶፋ ጠረጴዛ አይነት ማስዋቢያዎችን በመጠቀም የቤቱን ቀለም ደግሞ በሚገባ ቆንጆ ቀለም በመቀባት ላስወብ እሞክራለሁ። በዚህ በዚህ አይነት መንገድ ቤቴን አስውባለሁ። ከዛ ውጪ ግን ትልቁ ነገር ብዬ የማስበው መጀመሪያም እንዳልኩት ንጽህና ነው ንጽህናውን በሚገባ መጠበቅ ነው። በደንብ መጥረግ በደንብ መወልወል በየጊዜው በየቀኑ ያንን ማድረግ ቤትን ለማስዋብ በጣም ጥሩ ነገር ነው ብዬ አስባለሁ። ያ ብዙ ነገር ይሰጣልም ብዬ አስባለሁ

ቀዝቃዛ የአየር ሁኔታ ትወዳለህ? አዎ ቀዝቃዛ የአየር ሁኔታ እወዳለሁ ግን መጠኑ አልፎ ሲበዛ በረዶ ሲጥል ያንን አልወድም ያ ምርጫ አይደለም ግን በተወሰነ ደረጃ ቅዝቃዜ ከሆነ ከሙቀት ይሻላል ብዬ አስባለሁ። ቅዝቃዜ ግን መጠን አልፎ ራስን ለበሽታ የሚጥል ለጉንፋን ለብርድ አይነት በሽታዎች የሚጥል አይነት ቅዝቃዜ። ምርጫዬ አይደለም ግን በተወሰነ ደረጃ አየሩ ቀዝቀዝ ቢል ያንን እመርጣለሁ። እና ቀዝቃዛ የአየር ፀባይን እወዳለሁ ግን ከመጠን ሲያልፍ ያ የምወደው አይደለም። ስለዚህ የምወደው ቀዝቃዛ አየርም ቢሆን ግን ከመጠን ያለፈ በረዶ የሚጥልበት ዝናብ የሆነበት አይነት የአየር ፀባይን አልወድም ወይም ምርጫ አይደለም ማለት ነው

ከደንበኞች ጋር ትሰራለህ? አዎ ከደንበኞች ጋር እሰራለሁ በሚገባ እሰራለሁ ደንበኞቼንም አገለግላለሁ። ዝቅ ብዬ ለነሱ ታምኜ ስራዬን በሚገባ እሰራለሁ ደንበኛ ክቡር ነው ይባላል በእኛ በኢትዮጵያውያን ብሂል። ከክቡርነቱም በላይ ደግሞ ንጉስም ነው። ምክንያቱም ሰዎች ስራቸውን የሚቀጥለው ደንበኞች ሲኖራቸው ነው። ያለ ደንበኛ ስራ ሊቀጥል አይችልም። ስራ ካልቀጠለ ደግሞ ያም ሰው የሚፈልገው ቦታ ላይ መድረስ አይችልም ስራውም አይኖርም ማለት ነው። ስለዚህ ከሰራተኞች ጋር ወይም ከደንበኞች ጋር በደንብ እሰራለሁ በደንብ እቀጥላለሁ ለነሱም የሚገባኝን ነገር አደርጋለሁ። እነሱም በስራዬ እንዲረኩ በስራዬ ደስተኛዬ እንዲሆኑ የምችለውን ሁሉ አደርጋለሁ ማለት ነው። በዛ መንገድ ስራዬ ላይ በደንብ በርትቼ እነሱን አገለግላለሁ። ለምሳሌ በሰአት መግባት ሊሆን ይችላል ወይም የፈለጉትን ነገር በሰአት ማድረስ በጊዜው ማድረስ። ስራውንም ደግሞ በሚገባ በጥንቃቄ ጥራቱን በጠበቀ ሁኔታ ለማድረስ ያን አደርጋለሁ ማለት ነው

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ወደ መናፈሻ እንግዲህ ብዙውን ጊዜ እሄዳለሁ በሳምንት ሶስት ወይም አራት ቀን የሚሆን ያህል እሄዳለሁ። ብዙ ጊዜ ከስራ መልስ ነው ያንን የማደርገው ከስራ መልስ ስመለስ ራሴን ለማፍታታት ለማዝናናት ብቻዬንም ሆነ ከጓደኞቼ ከቤተሰቦቼ ጋር። ወደ መዝናኛ ቦታዎች ወይም ወደ መናፈሻ እሄዳለሁ ያም ደግሞ በደንብ በሚገባ ሰላም ይሰጠኛል። ከእነሱ ጋር እንዳወራ እንድጫወት የብቻ ጊዜ እንዲኖረን። አንዳንድ ጊዜ ማህበራዊ ሚዲያ በተለይ ሶሻል ሚዲያው የያዘብን ነገር አለ ብዬ አስባለሁ ሰዎች እርስ በእርስ እንዳያወሩ እርስ በእርስ እንዳይገናኙ በደንብ ሀሳብ ሼር እንዳያደርጉ ሆኗል ብዬ አስባለሁ። እና ከዚያ ነገር ጋር ተያይዞ ሰዎች የሚያዳምጣቸው ሰው እንዲያገኙ ለብዙ ነገሮች መናፈሻ መሄድ ይጠቅማል ብዬ አስባለሁ። ስለዚህ በሳምንት አራት ወይም አምስት ጊዜ አንዳንድ ጊዜ ደግሞ ሶስት ጊዜ የሚሆን ያህል በሳምንት ውስጥ እሄዳለሁ ማለት ነው። ይሄንን ደግሞ እየደጋገምኩኝ እንደየጊዜው ይለያያል ስራ ሊኖር ይችላል አንዳንድም ማይመቹ ሁኔታዎች ሲኖር። ሶስት ጊዜ ሊሆን ይችላል ሲበዛ ደግሞ አራት አምስት ጊዜ ወደ መናፈሻ እሄዳለሁ ማለት ነው

አዎ በእጅ መጻፍ እወዳለሁ። ያው በእጅ መጻፍ በጣም ጥቅም አለው ብዬ አስባለሁ ሰው በኮምፒውተርም ከምጽፈው በላይ። ምክንያቱም በተለይ አሁን የነበረው ቴክኖሎጂ ባልነበረበት ዘመን ብዙን ጊዜ የተለመደው ነገር በእጅ መጻፍ ነው። ሶ በእጄ እጽፋለሁ በተለይ ልክ እንደ ዲያሪ አይነት የቀኑ ወለይን የሚያሳዩ ነገሮችን በእጄ መጻፍ ደስ ይለኛል። ምክንያቱም ያ ነገር በጣም ጥሩ ነው ብዬ አስባለሁ። ኮምፒውተር ወይ የሆነ አይነት ቴክኖሎጂ ባይኖር ሰዎች ሊጻጻፉ የሚችሉት በእጅ ነው። ያንን ደግሞ ማናገኝበት ጊዜ እና ቦታ ይመጣል ብዬ አስባለሁ እነዚህ የቴክኖሎጂ ውጤቶችን ሰዎች ለመጠቀም የማይችሉበት ሁኔታ ይመጣል ብዬ አስባለሁ። ስለዚህ በእጅ መጽሐፍን እወደዋለሁ ራሱ የሚሰጠው ነገር አለ ብዬ አስባለሁ። ምክንያቱም የሆነ ኢፈርት ወይም ደግሞ የምናወጣው ልፋት ወይም ድካም ስላለ ያ ነገር በደንብ ጥቅም አለው ብዬ ስለማስብ በእጅ መጻፍ እወዳለሁ